ከመንገድ ላይ ምግብ መግዛት ይወዳል ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክርስፒ ነው የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቡካዶም ከማንጎ ሻጮች ፈጣን። ፈጣን ናቸው በቀጥታ በፊት ያዘጋጅልለታል ዋጋው ርካሽ ነው። እና ከጓደኛ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ነው

ምርጥ ምግብ ድሮ ወጥ ነው ድሮ ወጥ ነው በጣም ጣፋጭ ነው ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል እንጀራ ጋር በላለሁ አሁንላይ እናቴ ታዘጋጃለች ቤት ሁሉ ጥሩ ሽታ ይሸታል። ትንሽ ለውዝ ሲጨመር የተሻለ ይሆናል ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህን ምግብ አሁን እፈልጋለሁ ምግብ ቤቶች ላይም እዘዛለሁ ድሮ ወጥ ደሮ ወጥ ኢትዮጵያን ልዩ ምግብ ነው